ጥፍርህን ትቆረጣለህ ጥፍርህን ትቆረጣለህ? አዎ እቆረጣለሁ እቆረጣለሁ። አው ከግል ንጽህና አይነቶች አንዱ እሱ ራሱ ስለሆነ እጠቀማለሁኝ ማለት አስተካክላለሁኝ።

ስንት ኢሜል ትልካለህ? ስንት ኢሜል ትልካለህ? ኢሜል ብዙ ጊዜ አደርጋለሁ። ግን ቻት የፐርሰናል የሆኑ ቻቶች ብዙም የሉኝም። በኢሜል ምክንያቱም ሌላ ዘር ሶሻል ሚዲያዎችን ስለምጠቀም። በኢሜል ብዙ ጊዜ ቻት አላደርግም። ግን ከተለያዩ ድርጅቶች ጋር ሌላ ደግሞ የቢዝነስ አይዲያዎች ጋር ሼር የምደራረጋቸው ሰዎች ጋር ከእነሱ ጋር በኢሜል እንትን እላለሁኝ። እንዲሁም ደግሞ ዌብሳይት አሉ። የተለያዩ ኤጀንቶች አሉ ዌብሳይት ላይ ዌብሳይት ዴቨሎፕመንት ላይ የሚሰሩ ሶሻል ሚዲያ ማርኬቲንግ ላይ እንዲሁም ደግሞ ሌላ ዲጂታል ማርኬቲንግ ላይ የሚሰሩ ሰዎች ጋር። ኢሜል ብዙ ጊዜ እጠቀማለሁ ማለት ነው። ከእነሱ ጋር ተደራሽነቱ አሪፍ ነው። ብዙ ጊዜ የሚጠቀሙ ይሄን ስለሆነ እነሱን ለማግኘት የግድ በኢሜል መሆን ስላለበት። አልፎ አልፎ ኢሜል ቻት አደርጋለሁኝ ማለት ነው። ምክንያቱም ከነሱ ጋር የግድ መገናኘት እና ነገሮችን እንትን ማለት ስላለብን ነው።

አዎ ብዙ ጊዜ አዎ ሳህኖችን ማጠብ ትወዳለህ? ማጠብ ትወዳለህ? ሳህኖችን ማጠብ ትወዳለህ? አዎ እወዳለሁኝ በጣም። እንግዲህ የተጠቀምኩበትን ወይም ለምግብ ሊሆን ይችላል ለተለያዩ ነገሮች የተጠቀምኩባቸውን ሳህኖች ወይም መመገቢያ እቃዎች እነሱን የግድ አጥቤ ነው የምመልሰው ወደ ነበሩበት። እነሱን ስለዚህ ሳህኖችን 'ዴይሊ' ወይም ቀን በቀን በተጠቀምኩ ቁጥር እነሱን አጽድቼ እመልሳለሁኝ ማለት ነው። ምክንያቱም ማንም ሰው የተጠቀመበትን እቃ የተገለገለበትን የተመገበበትን የጠጣበትንም ሊሆን ይችላል ለራሱ የሆነ የሚያስፈልገውን ነገር ያደረገበትን እቃ መመለስ አለበት ብዬ አምናለሁኝ። ወደነበረበት ቦታ በጽዱ ሁኔታ ነው መቀመጥ ያለበት። እሱም እንግዲህ ራሳችንን የራሳችንን የግል ንጽህና የሰዎችን ጤና እንዳይታወክ የነሱን ጤና እንድንጠብቅ ያደርገናል ማለት ነው። ስለዚህ ብዙ የተጠቀምኩባቸውን እቃዎች አጽድቼ ነው የምመልሰው ማለት ነው። እሱም አሁን ላይ በጣም እየጠቀመኝ ነው እኔን። ጤናዬን እንድጠብቅ የግል ንጽህናዬን እንድጠብቅ ጤናማ እንድሆን እያደረገኝ ነው ማለት ነው። ምክንያቱም አንድ ሰው ቀድሞ ነው ቅድሚያ እንክብካቤ የጤና እንክብካቤዎችን መውሰድ አለበት። ስለዚህ ይሄ ደግሞ ከሚመገባቸው መመገቢያዎች አንዱ የራሱን የግል ንጽህና መጠበቅ የሚገለገልባቸውን እቃዎች ማጽዳት መጠቀም ስለሆነ ራስን መንከባከብ ነው ብዬ ስለማምን ብዙ ጊዜ እጠቀማለሁኝ ማለት ነው። ያ ማለት ሳህኖችን በማጠብ ራሴን እንትን እላለሁኝ ማለት ነው።

"በቤት ውጭ ውስጥ ወይም በውጭ መሆን ትመርጣለህ?" "በቤት ውስጥ ወይም በውጭ መሆን ትመርጣለህ?" ብዙ ጊዜ እንግዲህ ቤት መሆን እመርጣለሁኝ። ቤት እምሆነው እንግዲህ የራሴ የሆነ ፐርሰናል ዲስከሽን በሚኖርብኝ ሰዓት ነው ወይም የግል ቲንኪንግ ራሴን ራሴን የማሰብ ራሴን የማዳመጥ ጊዜ በምፈልግበት ሰ ሰዓት ላይ ቤት ውስጥ ሆኜ ለብቻዬን እንድቅ እንድጠቀም ማለት ተቀምጬ እንዳስብ ይረዳኛል ማለት ነው ውስጥ መሆኔ። ውጪ ላይም እወጣለሁኝ ብዙ ጊዜ ውጪ ላይ በምወጣበት ሰዓት ደግሞ ንጹህ የሆነ ጫጫታ በሌለበት ቦታ ላይ ነው ሆኜ የምጠቀመው ማለት ነው። እንግዲህ ራሴን እንዳስብ